በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው ጥያቄ አሁን ዛሬ ሮብ ነው ያለሁት። በዚህ ቅዳሜ ማለት ለሚቀጥለው? ቅዳሜና እሁድ ምን ታደርጋለህ አይነት ነገር ነው ጥያቄው። ስለዚህ በቅዳሜና እሁድ የምሰራቸው ስራዎች አሉ። ቅዳሜ ሌላ ተደራቢ ባዓል ከሌለ በስተቀር። ብየዳ እሰራለሁ ፕሮጀክቴን እሰራለሁ። የቀረኝ ስራዎች አሉ ከእነዛ ጋር እየሰራሁ እቆይና። እረፍት የማደርገው አስር ሰዓት ላይ ነው። አስር ሰዓት አርፋለሁ አስር ሰዓት ካረፍኩ በኋላ ኳስ ካለ ተመልሼ ወደ ከተማ እመጣለሁ። ትንሽ እረፍት አደርጋለሁ ኳስ አያለሁኝ በዴስ ቲቪ የሚታይ ኳስ ካለ ማለት ነው። ስለዚህ አብዛኛው ጊዜ ቅዳሜን በስራ ነው የማሳልፈው ከግማሽ በላይ ሰዓት። እሁድ ግን ጠዋት እነሳለሁኝ። ቤተክርስቲያን እስከ ሶስት ተኩልም ደግሞ እስከ አራት ሰዓት አካባቢ እቆያለሁ። ከቤተክርስቲያን ተመልሼ አብዛኛው ጊዜ የማደርገው ሻወር ነው የምወስደው አሁንም ለቀጣይም እንደዛ ነው ያሰብኩት። ሻወርን እወስዳለሁኝ። ልክ ሻወሬን ከወሰድኩ በኋላ ጫማ ምናምን አስተርጋለሁ ጫማ አስታርጌ። ምሳ ነው የምበላው ቁርስ አልበላም እሁድ እሁድ ቁርስ አልበላም ስድስት ሰዓት ወይም ስድስት ተኩል አምስት ሰዓት ተኩል ምናምን ይሆናል። በዛን ሰዓት ምሳየን እባላለሁኝ። ስራ ካለኝ ግቢ ውስጥ የኢንተርኔት የምጠቀመው ምናምን ሌሎች ስራዎች ካሉኝ። ሄጄ አሁንም እስከ ስምንት ሰዓት እስከ ዘጠኝ ሰዓት እዛ እቆያለሁኝ። ከዛ ተመልሼ እመጣለሁ ከጓደኞቼ ጋራ አገኛቸዋለሁ በዛው ሻይ ቡና እየጠጣን። ኳስ ነው አሁንም ምናየው እሁድና ቅዳሜ ብዙ ጊዜ ኳስ ካለ ኳስ እናያለን። ያለዛ ደግሞ ምንድነው? የማደርገው ፑል እጫወታለሁ ከረምቡላ እሞክራለሁ ትንሽ ትንሽ ብዙ ባይሆንም ካራምቡላ እሞክራለሁ። እና ፑል እንጫወታለን ቡና እንጠጣለን አንዳንዴ ካፌ ውጪ ገብተን እንንቀሳቀሳለን ወክ እናደርጋለን። በዛ መንገድ ነው እሁድና ቅዳሜን የማሳልፈው እና አብዛኛውን ጊዜ። ተመሳሳይ ነገሮችን ስለማደርግ አሁንም ለሚመጣው እሁድና ቅዳሜ ያቀድኩት እቅድ ይሄ ነው ማለት ነው። ስለዚህ ለሚቀጥሉት አይደለም ለሁኑ ሁሌም በተመሳሳይ የማደርገው ሩቲን የሚባለው ወይም ደግሞ ተደጋጋሚ በየጊዜው የማደርገው ተመሳሳይ አይነት ስራ ነው የሚሆነው ማለት ነው። ከዛ በተለየ ምናልባት አንዳንዴ ቅዳሜም ላልገባ እችላለሁ ቅዳሜ ካልገባሁኝ። ከተማ ነው ብዙ ጊዜ የማሳልፈው እንጂ አሁን እኔ ቤት መቀመጥ አልወድም። ቅዳሜም ካልገባሁኝ ቀስ ብዬ እወጣለሁኝ። ምሳዬን ከውጭ ነው የምበላው ከውጭ እበላለሁ። ከዛ እመለሳለሁ ልክ ፑል ቤቶቹ መዝናኛ ቤቶቹ ጋራ ቁጭ ልንል እንችላለን። ያለዛ ደግሞ ወክ አድርገን ወደ ግሪን ኤሪያ ወይም ደግሞ የአረንጓዴ ዛፎች ምናምን የሚበዙበት አካባቢ እዛ ላይም ጊዜ እናሳልፋለን እንዝናናለን። እርስ በእርሳችን ደግሞ እንደዚህ በስራ ጉዳይ ከጓደኞቼ ጋር ሆነን ሳምንቱ እንዴት እንደነበረ እናወራለን እንጫወታለን። ምናልባት ደግሞ ኦንላይን የሚሰራም ስራ ካለ ልክ እንደዚህ አይነት ስራዎች ካሉ ብዛው እሰራለሁ ያው ማለት ነው። ስለዚህ በዚህ ነው የማሳልፈው መንገድ